ምን አይነት ቦርሳ ትጠቀማለህ? እኔ የምጠቀመው ቦርሳ በአብዛኛው ከለበስኩት ልብስ ጋራ አብሮ የሚሄድ የቦርሳዎችን እጠቀማለሁ። ግን ብዙ ጊዜ የምጠቀማቸው ቦርሳዎች ከለራቸው ጥቁር ቢሆኑ ደስ ይለኛል። ጥቁር ከለር ከማንኛውም ልብስ ጋር አብሮ ስለሚሄድ ብዙ ጊዜ ጥቁር ከለር ያላቸው ቦርሳዎችን እጠቀማለሁ።

እኔ አካባቢ ያለ ገበያ በጣም ውድ ነው ያሉ ነገሮች ሁሉ በጣም ውድ ናቸው። ግን ከአካባቢ ከመግዛት ይልቅ ጊዜ ካለ ከዛው ከማከፋፈያው ሄዶ ማንኛውንም ነገር ከዛ ይዞ መምጣት የተሻለ ነገር አንደኛ የምንገዛቸውን ነገሮችን መርጠን ብዛት ስላለ ከዛ ውስጥ መርጠን ማግኘት እንችላለን። በሁለተኛ ደረጃ የፈለግነውን እቃ መርጠን መግዛት እንችላለን። በሁለተኛ ደረጃ ደግሞ ከዛ በምንገዛበት ጊዜ ጊዜያችንንም ገንዘባችንንም ስለምንቆጥብ አካባቢ ካለ ገበያ ይልቅ እዛው ዋናው ገበያ ላይ ሄዶ። መግዛቱ የተሻለ ነገር ጥሩ ነገርም ማግኘት ስለምንችል እዛ ሄዶ መግዛት የተሻለ ነው። አካባቢ ላይ እንደእኔ አካባቢ እኔ አካባቢ ያለው በጣም ውድ ስለሆነ ከዛው መግዛቱ የተሻለ ነው ብዬ እመክራለሁ።

አዎ የድምጽ መልእክት እልካለሁ በተለይ የድምጽ መልእክት የምልክበት መልክት ስልክ ደውዬ ካልተነሳልኝ የድምጽ መልእክት አስቀምጣለሁ። እንዲሁም እንደውም ደግሞ ከሀገር ውጭ ያሉ ዘመዶች ጓደኞች ጋር። የኛና የእነሱ የሰዓት ልዩነት ስላለ በተመቻቸው ሰዓት ደግሞ ቢዚ ስራ ስለሚበዛባቸው በተመቻቸው ሰዓት መልእክቱን ማግኘት እንዲችሉ። በሪከርድ ወይም ደግሞ በድምጽ መልእክት የማስቀምጥበት ሁኔታ አለ። እና ብዙ ጊዜ የድምጽ መልእክቶችን እልካለው።

በእግሬ የተወሰኑ እርቀቶችን መሄድ እችላለሁ። በተለይ ሁል ጊዜ ከ እስከ ሶስት ኪሎ ሜትር የሚደርሱ የእግር ጉዞዎችን የማደርግበት ሁኔታ አለ። ነገር ግን በተለይ ክፍለ ሀገር አካባቢ ላይ በመኖርበት ጊዜ። የትራንስፖርት አክሰሱ ስለማይገኝ ትራንስፖርት ትበሌለበት ሰዓት በግሬ እስከ ሰባት ወይም ደግሞ እስከ ሰባት ኪሎ ሜትር ሺህ የሚያክል ርቀት በመጓዝ ትራንስፖርት ካለበት ቦታ የምንደርስበት ሁኔታ ስላለ እኔ በእግሬ ሳልደክም። ያው እንደ እንቅስቃሴ ስፖርታዊ እንቅስቃሴ በመጠቀም በቀላሉ ሁለት እና ሶስት ኪሎ ሜትሮችን መጓዝ እችላለሁ። ነገር ግን ከዛ በላይ ያለችን ድካም ቢያመጡም ግዴታ ስለሚሆን አንዳንዴ እስከ ሰባት ኪሎ ሜትር ድረስ የምጓዝበት ሁኔታ አለ ማለት። ነው።

አዲስ ነገር መማር በየጊዜው በጣም ነው የምፈልግ። በተለይ የኮምፒውተር ስልጠናዎችን አጠቃላይ በኮምፒውተር የሚሰሩ ነገሮችን ለመስራት በጣም መማር እፈልጋለሁ። ኮምፒውተር ላይ ማለት ነው። ከዛ በተጨማሪ ይሄ ዳቦ ጋገራ። የቢዝነስ ኮርሶችን በእነዚህ ላይ በቂ እውቀት እንዲኖረኝ በጣም እፈልጋለሁ። ከዛ በተጨማሪ ደግሞ ኦንላይን ትሬዲንግ ኦንላይን ትሬዲንግ የሚሉ ኮርስ በዛ ተምሬ ኦንላይን ስራ ለመስራት በጣም ፍላጎቱ አለኝ። ኮምፒውተር ላይ እንደዚህ አጫጭር ኮርሶችን ለመማር ከዚህ በፊትም የተወሰነ የሄድኩበት ሁኔታ አለ። ለመጻፍ ብዙ ነገር እቸገር ነበር። በተለይ ቢሮ ላይም የምንሰራቸው ስራዎችን አብዛኛው በኮምፒውተር ስለሆነ ብዙ ነገሮችን። ማወቅ ስላለብኝ እዛ ላይ ብዙ ለማወቅ ብዙ የሄድኩበት ሁኔታ አለ። አጫጭር ኮርሶችንም በኮምፒውተር ስልጠና ላይ ከዛ። አሁንም ወደፊትም በእነሱ ላይ ለመማር በጣም እፈልጋለሁ። ቢዝነስ ኮርሶችን ከዛ በተጨማሪ ዲጂታል ማርኬቲንግ የሚለውን እሱን ነገር አውቄ። ኦንላይን ላይ ስራዎችን መስራት ብችል በጣም በቃ በጉጉት መማር ከምፈልጋቸው ኮርሶች ውስጥ አንዱ እሱ ነው።

አዎ ቅርጫት አለኝ ቆሻሻ ነገር የተበላሹ ነገሮችን ሁሉ የሚያስቀምጥበት። ቅርጫት አለኝ ይሄ ቅርጫት። ዝም ብሎ ቆሻሻዎችን ሁሉ ማስቀመጥ ብቻ ሳይሆን የእሱንም ንጽህና መጠበቅ ያስፈልጋል ማለት ነው። ይሄን ቅርጫት በሳምንት በየሳምንቱ ነው እንደኛ አካባቢ ቆሻሻ የሚሰበሰበው። እስከዛ ድረስ ግን ቆሻሻዎች የሚቀመጡት እዚህ ቅርጫት ላይ ነው። ስለዚህ የቆሻሻ ማስቀመጫ የሚሆን ቅርጫት አለኝ

የስራ አሰራሮችን እከተላለሁ። ማንኛውንም ስራ በምሰራበት ሰዓት መጀመሪያ ቅደም ተከተሉን ነው ቀድሜ የማየው። ምክንያቱም መጀመሪያ መሰራት ያለበትን ትቼ የመሃል ላይ ወይም ደግሞ መጨረሻ ላይ ከሄድኩ ስራዎች ስለሚባላሹብኝ ማንኛውንም ስራ ስሰራ ቅደም ተከተሉ መጀመሪያ ማንኛውንም ስራ ቅደም ተከተል አለው። ዝም ብሎ እንዴ ዝም ብሎ የሚሰራ አይደለም። ስለዚህ ስራ በሚሰራበት ጊዜ በቅደም ተከተል መሰራት አለበት ብዬ አስባለሁ። ምክንያቱም መጀመሪያ ወይ መሃል ላይ ያለውን መጨረሻ ወይ መሃል ላይ ያለውን አምጥቼ መጀመሪያ ላይ ባረገው ያ ስራ ስለሚበላሽብኝ ከመጀመሪያው ጀምሬ መጀመሪያ ምን ይሰራል ቀጥሎስ የሚለውን በቅደም ተከተል ነው ምሰራ ማለት ነው። ለምሳሌ ተወጥ አሰራርም ልናይ እንችላለን። መጀመሪያ ሽንኩርት መብሰል ሲኖርበት የመጀመሪያ በርበሬ ወይም ዘይት የምንጨምር ከሆነ ያ ወጥ ሊበላ አይችልም። ስለዚህ ማንኛውም ስራ የራሱ ቅደም ተከተል ስላለው እኔ ስራዎችን ስሰራ መጀመሪያ የትኛው ይቀድማል የሚለውን በትክክል ካየሁ በኋላ ነው ስራ ምጀምር።

እኔ በአብዛኛው ወደ ገበያ የምሄደው በወር አንድ ጊዜ ነው። በወር አንድ ጊዜ መጀመሪያ ላይ ደሞዝ እንደወጣ ሁሉንም የሚያስፈልገኝን አስቤዛ ጠቅለል አድርጌ ለመግዛትና ወሩ ሙሉ የሚይዘኝን ገዝቼ ወደ ቤት የምገባበት ሁኔታ አለ። ከዛ ውጪ ግን ቶሎ ረጅም ጊዜ ሊቆዩ የማይችሉ ቶሎ ቶሎ የሚያልቁ እንዴ። ሽንኩርት ቲማቲም ድንች ሳሙና እነዚህ እነዚህ ነገሮችን ግን በየሳምንቱም ሊሆን ይችላል በሳምንቱም ሊሆን ይችላል ባለቁ ጊዜ በመውጣት የምገዛበት ሁኔታ አለ። ለዚህን ያህል ጊዜ ብዬ የሚቀመጡ ስላልሆኑ ባለቁበት ሰዓት ወጥቼ ከአካባቢዬ ከሚገኝ ሱቅ የምገዛበት ሁኔታ ነው ያለ። ከዛ ውጪ ግን በትልቁ በወር አንድ ጊዜ ሁሉንም ነገር ጠቅለል አድርጌ ገዝቼ ወደ ቤት የምገባበትና ወሩን ሙሉ እንዲጨርስልኝ የማደርግ የማደርግበት ሁኔታ ነው ያለ። በአብዛኛው እኔ ያው ሁሉንም ነገር ለመግዛት የምወጣው በወር አንድ ጊዜ ነው።

የዛሬ አየር ሁኔታ። ዛሬ ብቻ ሳይሆን ሰሞኑን ያለው የአየር ሁኔታ። ጠዋት ላይ እጅግ በጣም የሚቀዘቅዝ ቀዝቃዛ አየር ያለበት። ጠዋትና ማታ ላይ ቀዝቃዛ ቀን ላይ ደግሞ በጣም የሚሞቅ። እንደው ለደቂቃ እንኳን የፀሀይ ብርሃን ሰውነታችን ላይ በሚያርፍበት ጊዜ መቋቋም የማንችለው በጣም ሀይለኛ ፀሀይ ያለበት። የአየር ሁኔታ ነው ያለው። ስለዚህ ይህንን ለመከላከል የተለያዩ መንገዶችን እየተጠቀምን ነው ያለነው። ዛፍ አካባቢ የምንቀመጥ በመቀመጥ ጃንጥላዎችን በመያዝ ከዚህ ከዚህ ከሃይለኛ ፀሀይ የራሳችንን ለመጠበቅ እያደረግን ያለንበት ሁኔታ ነው። ያለን እንደኛ አካባቢ አየሩ ትንሽ የተቀያየረበት ሁኔታ ነው ያለው። ጠዋትና ማታ በጣም ቀዝቃዛ ነው። ቀን ላይ ደግሞ መቋቋም እስከሚያቅት ድረስ ያለ ሀይለኛ ፀሀይ ያለበት የአየር ሁኔታ ነው እኛ አካባቢ ያለው

አዎ እኔ ፎቶ ማንሳት በጣም እወዳለሁ። እያንዳንዱ አዲስ ነገር በማገኝበት ጊዜ እዛ ቦታ ላይ ወይም ደግሞ በዛ ያንን ነገር ፎቶ አንስቼ ለማስታወሻነት መያዝ በጣም ደስ ይለኛል። ከስማርት ተጠቃሚም እንደመሆን መጠን በስልኬ በቀላሉ ፎቶዎችን እነሳለሁ። በጣም ደግሞ ከፎቶዬ ላይ ከስልኬ ላይ ይጠፋብኛል የምለው ካለ ደግሞ እሱንም አሳጥቤ የማስቀምጥበት ባል የማስቀምጥበት ሁኔታ አለ። እና እኔ በእያንዳንዱ ቦታ በሄድኩበት ጊዜ ሁሉ አዲስ ነገር ለየት ያለ ነገር ሳይ ፎቶ ማንሳት በጣም ነው የምወደው። አዛ ቦታ ላይ ሆኘ መነሳት ማስታወሻ ማስቀረት በጣም ደስ ይለኛል። እናም ሁሉም ቦታ በሄድኩበት ማለት ይቻላል ፎቶወችን መነሳት አወዳለሁ። እና አነዛ የተነሳሁአቸው ፎቶወች ደግሞ በአሳጥቤ ባልበሜ የማስቀምጥበት ሁኔታ አለ።

እኔ በቤቴ ውስጥ የተለያዩ ልዩ የሆኑ መቀመጫዎች አሉኝ ለምሳሌ ቡና በማፈላበት ጊዜ በኩርሲ ሆኘነው ቡናዬን ማፈላ። ከዛ ውጭ ምግብ በምበላበት ጊዜ ሶፋ ላይ ሆኜ ነውየምበላ። ሌሎችንም ስራዎች የሚሰሩበት የራሳቸውን ቦታ ቦታ ስላላቸው ስራዎችን በምሰራበት ጊዜ እነዛ ላይ ወይም ደግሞ ለዛ ስራ የሚሆኑ መቀመጫዎች ላይ ተቀምጬ ስራዎችን የምንሰራበት ሁኔታ አለኝ። ከዛ ውጪ ግን የኔ ብቻ ተብሎ የተሰራ አይደለም። ማንም ሰው ለምሳሌ ቡና የሚያፈላ ሰው ከሆነ እዛ ኩርሲ አለ ከዛ ቦታ ላይ ቁጭ ብሎ ነው የሚያፈላ። ስለዚህ ስራዎችን ስሰራ በነዛ ስራዎች በሚሰሩበት ቦታ ባለ መቀመጫ እቀመጣለሁ። እንጂ የተለየ ለኔ ተብሎ አዎ የተዘጋጀ መቀመጫ ልዩ ለብቻዬ እኔ ብቻ የምቀመጥበት መቀመጫ ግን የለኝም። ባገኘሁት መቀመጫ ተቀምጬ ነው ስራዎችን የምሰራው።